ልምድ ማለት እንግዲህ ያው ብዙም ጊዜ በተፈጥሮ ያገኘነው ነው ልምድ ሳንማረው ተምረነው ሊሆን ይችላል። እና ልምድ ከምን ይመጣል ከተፈጥሮ ጋር ዝም ብለን በተፋጥሮአችን የራሳችን ያገኘነው ተሳትቶ ማለት ነው። ሰው ትምህርት ቤት ሳይገባ ያገኘው የሚችለው እውቀት ማለት ነው። ስለዚህ እናትና አባቶቻችን እንግዲህ አልተማሩም ነገር ግን ኖራቸውን እንዴት እስካደግ ኖራቸውን እንዴት መክፋት እንዳለባቸው በደንብ ያውቃሉ። ልክ ሂሳብ እንደተማሩ ነው። በአካል ማለት ሂሳብ ቁጭ ብሎ እንደተማሩ ነው የሚያስቡት። እኛ ቁጥር ይዘን እስኪርቢቶ ይዘን ወረቀት ይዘን ስናሰናዳ ስንል እነሱ በአእምሯቸው ደምረው ቀንሰው ያውቁታል ቁጥሩን ማለት ነው። እና ይሄ ምንድነው? በልምድ የመጣ። ምንም ክላስ እንደኛ ሳይማሩ ፊደል ሳይቆጥሩ ያገኙት የተራሳችሁ የተፈጥሮ እውቀት የምንለው ልምድ ነው። እና ልምድ ደግሞ ከጓደኛ በመማር ደግሞ ሊመጣ ይችላል። ከጊዜ ቆይታ ብዙ ጊዜ ከመቆየትም አንፃር ከመልመድ። ለምሳሌ አንድም በአንድ መጀመሪያ ላይ ስናየው እንደ መጥፎ ነገር እየሳልን በቃ እንደ ክፉ ነገር እያየን ቆይተን ከጊዜ በኋላ ግን እየለመድነው እየቆየ ስንሄድ። ያን ነገር መላመድ ምንም እንዳልሆነ ማወቅ። ምንም በቃ ምንም ጉዳት እንደሌለው ማወቅ። ይሄ ደግሞ ልምድ እንላለን መላመድ እንለዋለን። እና ብዙም ጊዜ ልምድ ስንል ግን ከአሰራር ሂደት ጋር የምናያይዘው ነው ማለት ነው

ሩቅ ስንል ደግሞ ከእኛ በጣም የራቀ ነገር ሩቅ ነው። ማለት ብዙን ጊዜ እንግዲ ስከ ትንሽ እርቀት ከሜትር እስከ ኪሎ ሜትር ያለችውን እርቀት ውስጥ ሩቅ እንላለን። እኛ ልንደርስበት የማንችለው በጣም ከእኛ በጣም የራቀ ነገር ለመናገር ስንፈልግ ሩቅ እንላለን። ለምሳሌ በጣም ሩቅ ያለን ቦታ ለመጥቀስ ስንፈልግ አበበ ከእኛ በጣም ሩቅ ነው አናገኘውም። እና ለምሳሌ አንድ ሰው የሆነ እኛን ስንጠይቀን አበበን ታገኘዋለህ ወይ ስንጠይቅ? አረ አንገናኝም እሷ ከኛ በጣም ሩቅ ነው አንገናኝም ማለት ነው። እና ይሄ ሩቅ የምንለው ከእኛ ያለው ርቀት ነው። በጣም ሩቅ የሆነን ቦታ ለኛ የማይታይ የማንዳስሰው የማንጨብጠው ሊታይ የማይችል ቦታ ሲሆን ለመጠቆም የምንጠቀምበት ቃል ምንድነው? ሩቅ የምንለውን ነው ማለት ነው